ዛሬ የአየር ሁኔታው እንዴት ነው? ጠዋት ላይ ጥሩ ነበረ በጣም። ቆንጆ አየር ነበረ። እኔም ወጥቼ ነበረ ግን ከሶስት እና ከአራት ሰዓት በኋላ በጣም ፀሀዩ ያቃጥል ነበረ በጣም። እንጂ ያን ያህል የሚከፋ የአየር ንብረት አልነበረም ግን አሁን ላይ ሙቀት ይሆናል ፥ፀሀይ ይሆናል ኢትዮጵያ ውስጥ ግን ለክፉ የሚሰጥ አይደለም። ስለዚህ የዛሬ የአየር ሁኔታው ለክፉ የሚሰጥ አይደለም እምበለው ያው በጋ ነው፥ ፀሀይ ነው፥ እኔ ደግሞ እግዚአብሔር አብ ነበርና እግዚአብሔር አብ ይገባ ነበረ ዛሬ ታቦቱ እሱን ሸኝቼ ቀኑን ሙሉ እዛው ውዬ ነው የመጣሁት ምናምን። እና ፀሀዩን በጣም ስለመታኝ ራሴን ሁላ አሞኛል እንደዛ ነው ግን በቃ የዛሬ የአየር ሁኔታው እንዴት ነበረ ጥሩ ነበረ ለክፉ የማይሰጥ አይነት አየር ሁኔታ ማለት ነው አመሰግናለሁ።